ማቅረቢያ ማድረግ ትችላለህ? ይላል እንግዲህ ከስሙ እንደምንረዳው ማቅረቢያ ማለት የሆነ ነገር ነው። ከስሯ ግን ከላይ ወይን የሆነ ነገር ለማቅረቢያነቱ ወይንም ደግሞ ምንድነው? ከአንድ ቦታ ወደ ሌላ ቦታ ያን ነገር የምንወስድበት። ለማለት ነው ይሄን ነገር ደግሞ ማድረግ እችላለሁ

ምን አይነት ስልክ ትጠቀማለህ? ይላል እንግዲህ አሁን ላይ እምጠቀመው ሳምሰንግ ስልክ እጠቀማለሁ በፊት ላይ በተን ምናምን እጠቀም ነበር አሁን ግን ያው አስፈላጊ ሆኖ ስላገኘሁት እምጠቀመው ስልክ ሳምሰንግ ስልክ ነው። አይ ዘሬ ምንድነው? ኢንፊኒክ ቴክኖ ምናምን እሚባል ነገር ስልክ አልወድም ባይ ዘ ዌይ። ሳምሰንግ ኤ ዜሮ ፎር እሚባል ስልክ ነው። ለጊዜው ለወደፊት እንግዲህ እስኪ ሌላ ሞዴሎችን እጠቀማለሁ እንደ አይፎን ያሉ የተሻሉ ሞዴሎችን ልጠቀም እያሰብኩ ነው።